ጥያቄው የሚለው አይስክሬም ትወዳለህ ነው? አይ አይስክሬም አልወድም። ምክንያቱም ቅዝቃዜ ስላለው ለጉሮሮየ ምቾት አይሰጠኝም። እና አይስክሬም ከማይወዱ ሰዎች መካከል እኔ አንዱ ነኝ። ያው ጣፋጭ ቢሆንም ቅዝቃዜው ግን ለጉሮሮ ተስማሚ ስላልሆነ። በእርሱ ምክንያት አይስክሬም አልወድም።

ጥያቄው ሳህኖችን መታጠብ ትወዳለህ? ይላል ያው ለማለት የተፈለገው ሳህኖችን ማጠብ ትወዳለህ ማለት የተመገብንበትን ሳህን ማጠብ ትወዳላችሁ ወይም ትወዳለህ ነው የሚለው ያው እኔ በተፈጥሮዬ ምግብ ከበላሁ በኋላ ሳህን ወዲያው ነው የማጥበው የተመገብኩበት ሳህን እንዲቀመጥም ወይም እንዲቆይ አልፈልግም። ወይም ደግሞ ሌላ ጊዜ አጥባለሁ ብዬ በየሰአቱ ሳህኖችን እንደአዲስ እያጠራቀምኩ እንደዚህ ውዝፍ ሆኖብኝ አላጥበውም የበላሁበትም ወዲያውኑ እዛው ነው የማጥበው እና ሳህን ማጠራቀም ስለማልወድ ቶሎ ብዬ ነው የበላሁበትን ማጠብ የምወደው

ጠዋት በስራ ምን ታደርጋለህ ይላል ያው ለማለት የተፈለገው ጠዋት ምን ትሰራለህ ወይም ምን ታደርጋለህ ነው? ያው እንደ አብዛኛው ሰው እኔም የማደርገው ጠዋት ከእንቅልፌ ከተነሳሁ በኋላ የመጀመሪያ የሚሆነው የተኛሁበትን አልጋ ማነጣጠፍ ነው። እና ቤት አስተካክላለሁ። ያው ቤት አስተካክዬ ጥርሴንም ቦርሻለሁ ፊቴን እታጠባለሁ። መጸዳጃ ቤትም መሄድ ካለብኝ እሄዳለሁ። እና ስራ ሰዓት እስኪደርስ ያው የማደርጋቸው እነዚህ ናቸው ብዙ ጊዜ ጠዋት ጠዋት ስፖርት ዜናዎችን መስማት ነው በጣም የምወደው። እና በጠዋት የማደርገው እነዚህን ስራዎች ነው

የቅጥር ሂደት እንዴት? ነው ይላል ጥያቄው ያው በመስሪያ ቤቶች ከሆነ መጀመሪያ ላይ የቅጥር ማስታወቂያ በዛ በሚፈለገው የስራ ዘርፍ። የቅጥር ማስታወቂያ ይወጣል። እና በሆነ ቀነ ገደብ ይደረግና የቀነ ገደብ ይቀመጥና ከዚህ እስከዚህ ባሉ ቀጠናት ውስጥ በዚህ ስራ ማመልከት የምትፈልጉ መመዝገብ የምትፈልጉ ተብሎ ማስታወቂያ ይወጣል። ከዛ ያን ማስታወቂያዎች በማየት ሰዎች ከእነሱ ከተማሩት የትምህርት ሁኔታ ጋር የሚገናኝ ከሆነ ለዛ ስራ ማመልከት ይጀምራሉ። ወይም ደግሞ የትምህርት ማስረጃ ሰነዶቻችሁን ሲቪ የምንለውን ይዘው እዛ መስሪያ ቤት ወይም ድርጅት በመሄድ ያመለክታሉ። በአካል ከዛ መስሪያ ቤቱ አይቶ ሲቪውን ገምግሞ ከተቀበለው እነዛን ሰዎች ወደሚቀጥለው ደረጃ ወይም ደግሞ ለፈተና የጽሁፍ ፈተና ጥሪ ያደርግላቸዋል። ከጽሁፍ ፈተናው ያው የተወሰኑ ሰዎችን ወደሚቀጥሉ ዙሪያ ያስተላ ያሳልፋል። የተወሰኑትን ደግሞ ይጥላል። እና ያው ዋናው እየመለመሉ እያጣሩ ለመሄድ ስለሆነ። ከጽሁፍ ፈተናው በኋላ ያሉ ያለፉትን ደግሞ እንደገና በቃል ፈተና ይለይዋቸዋል። ከዛ ውስጥ የተሻለ ውጤት ያስመዘገበው ለዛ ስራ ይመረጣል ወይም ያን ስራ የማግኘት እድል ይኖረዋል ሌሎቹ ይወድቃሉ ማለት ነው። ስለዚህ የስራ ቅጥር መጀመሪያ ማስታወቂያ ይወጣል ለሆነ ስራ መደብ። ከዛ ለዛ ስራ መደብ አመልካቾች ወረቀታቸውን የትምህርት ማስረጃቸውን ይዘው ያመለክታሉ። ከዛ የጽሁፍ ፈተና ይደረግና የጽሁፍ ፈተናው የተወሰኑትን ለመለየት ነው። ከዛ ካለፉትም እንደገና የተወሰኑትን ለመምረጥ የቃል ፈተና ይደረጋል በዛ ሁኔታ ነው ቅጥር የሚከናወነው። ሁሉም ቦታ ላይ።

ስማርት ፎን ትጠቀማለህ ይላል ጥያቄው? አዎ አብዛኛው ሰው ዛሬ ላይ ስማርት ፎን ተጠቃሚ ነው። እኔም አንዱ ስማርት ፎን ከሚጠቀሙ ሰዎች አንዱ ነኝ። ያው በዚህ ጊዜ ስማርት ስልክን መጠቀም እጅግ አስፈላጊ ነው አለመጠቀም አይቻልም ሲጀምር። ምክንያቱም ዛሬ ላይ ያሉ ሁሉም ነገሮች ከስልክ ጋር ተያያዥነት ነው ያላቸው። የተለያዩ የባንክ ስርአቶች ግብይቶች። የተለያዩ ስራዎች ማስታወቂያ ሲወጣ ማስታወቂያውን ለማንበብ የትምህርት ማስረጃ ለመላክ ኢሜል ለማድረግ። የመዝናኛ አማራጮችን ለመጠቀም በቃ ስማርት ፎን ዛሬ ላይ መሰረታዊ ነገር ነው። እና ስማርት ፎን ዛሬ ላይ የማይጠቀም ሰው አይኖርም። እኔም አብዝቼ ከምጠቀመው ውስጥ ሰዎች መካከል አንዱ ነኝ

መጠጥ ውሃ ከየት ታገኛለህ ይላል ጥያቄው እኔ የመጠጥ ውሃ ምጠቀመው ከቧንቧ ነው። ብዙ ሰዎች ያው ዛሬ ላይ የመጠጥ ውሃን የሚያገኙት ከቧንቧ ነው። ከውሃ በተለምዶ ውሃ ልማት ነው የሚባለው ከውሃ ልማት የሚመጣ የተዘረጋ ቱቦ አለ ያን ውሃ ይዞ የሚመጣና በእያንዳንዳችን ግቢ ውስጥ ያ ውሃ ቧንቧ ይተከልና በዛ ውሃ ቧንቧ አማካኝነት ንጹሁ ማግኘት እንችላለን። ብዙ ሰዎች እንደዛ ነው የሚጠቀሙት። ጥቂቶች ደግሞ የታሸገ ውሃ ሃይላንድ የሚባለው በተለምዶ ሃይላንድ ነው የምንለው እኛ። እሱን ውሃ በመግዛት ነው ከሱቅ የሚጠቀሙት የጃር የሚባለው አስር ሊትር ሃያ ሊትር የሚይዘው የተጣራ ውሃ ነው። ከቧንቧ ውሃ የተሻለ ጥራትና የተሻለ ማዕድናት ያሉት ነው እና ብዙ ሰዎች እሱን ነው። አሁን ላይ መጠቀም ጀምረዋል የባንቧ ውሃ ብዙ ሰዎች መጠቀም እየቀነሱ ነው ያሉት። ያ ንጽህናውም አሪፍ ነው ውስጡ የያዛቸውም ንጥረ ነገሮች አሪፍ ስለሆኑ በጃር የሚገዛው ከፋብሪካ ቀጥታ ታሽጎ የሚመጣ ነው። እና ሰዎች አሁን ላይ እሱን እየገዙ መጠቀም ጀምረዋል ያው በተወሰነ ጊዜ አንዴ ውሃ ሲያልቅባቸው የውሃ ኮዳቸውን ይዘው የሚለውጡ ሰዎች አሉ። ባዶ ባዶውን እነሱን ውሃ ሞልተው በመኪና እያዞሩ ያድላሉ። ስለዚህ ባዶውን ጃር እየተቀበሉ ውሃ ያዘለውን ጃር የያዘውን ይሰጣሉ እዛ ደግሞ የተወሰነ ክፍያ አለው። እስከ መቶ ሰላሳ ብር አሁን መቶ አርባ ብር አካባቢ ነው። አሁን ጨምሮ ነው እና ብዙ ሰው እንደዛ እያደረገ ነው። እኔ የምጠቀመው ከቧንቧ ውሃ ነው።

የሚለው ስለ በልጅነቴ መኖሪያ ቤት ንገረኝ ይላል የትንሽ ጥያቄው እንትን ነው ትርጉም አይሰጥም ማለት እኔ አስተካክዬ ጥያቄው ምን ለማለት እንደፈለገ እናገራለሁ። በልጅነትህ ያለህ መኖሪያ ቤትህ ምን ይመስላል ለማለት ነው ወይም ልጅ እያለህ የምትኖርበት ቤት እንዴት ነው እስቲ ንገረኝ ስለሱ ማወቅ እፈልጋለሁ። ነው የሚለው ጥያቄው። ያው እኔ በልጅነቴ እስከ አስር እስከ አስራ እስከ አስራ አንድ አመቴ ድረስ በኪራይ ቤት ነበር የምንኖረው። እና ከአስራ አንድ አመቴ በኋላ ነው እኛ የራሳችንን ቤት ሰርተን በፊት ከምንኖርበት አካባቢ አንድ ወይም ሁለት ባጃጅ ይዘን የነው እዚህ የምንደርሰው። ማለት ርቀቱ አንድ ባጃጅ ወይም ሁለት ባጃጅ ተሳፍሮ ነው። የምንደርሰው አሁን ያለንበት ላይ እና በፊት በልጅነቴ የነበረን ቤት የኪራይ ቤት ነበረ። በወር ወደ ስንት ነው? ወደ አምስት መቶ አራት መቶ ብርም እንከፍል ነበር በሰአቱ በጣም ውድ ነው። ይሄ ማለት ዛሬ ላይ አንድ ቤት አንድ ክፍል ትንሽዬ ቤት። በትንሹ እዚህ ሻሻመኔ ላይ ሶስት ሺህ ብር። አዲስ አበባ ላይ ትንሽዬ አንድ ክፍል ቤት በትንሹ ስድስት ሺህ ብር እና ከዛ በላይ ነው። እና እኛ በሰአቱ ሶስት መቶ አራት መቶ ብር አካባቢ እየከፈልን ነበር የምንኖረው። እና በልጅነት የነበረን የመኖሪያ ቤት የኪራይ ቤት ነበረ። ከዛ ነው የራሳችንን ቤት ሰርተን ነው ወደዚህ አሁን ወዳለንበት የመጣነው። ከዛሬ ወደ ከዛሬ ወደ ሃያ አመት አካባቢ ይሆናል። አሁን እዚህ አዲሱ ቤት መኖር ከጀመርን ሃያ አመት ይሆናል።

ብስክሌት ትጋልባለህ ይላል? ጥያቄው አዎ ብስክሌት እኛ ብለን የምንጠራው በተለምዶ ሳይክል ነው የምንለው በትክክለኛ አማርኛው ብስክሌት ነው የሚባለው። ግን ብዙ ሰው ሳይክል ነው የሚለው እና ይሄን ብስክሌት ወይም ሳይክል የሚባለውን አዎ ነዳለው እጋልባለሁ። በፊት የራሴ ሳይክል ነበረኝ ስምንተኛ ክፍል እያለሁ እና ትምህርት ቤት የምመላለሰው በእሱ ነበረ። እና ከድሮ ከህፃንነቴ ጀምሮ ሳይክል ነዳ ነበረ በልጅነቴ ነው ሳይክል መንዳት የተማርኩት። እና ሳይክል መንዳት እችላለሁ። አሁንም አንዳንዴ ሳገኝ ሳይክል እጋልባለሁ። እና ሳይክል በጣም ነው የሚያስደስተኝ የምወደው ነገር ነው።

እኔ ምሽት ላይ ኮከቦችን መመልከት በጣም ነው የምወደው። ምክንያቱም ስለ ኮከቦች በጣም ብዙ ጊዜ ኢንተርኔት ላይ ሰርች አደርጋለሁ ወይም ደግሞ ስለ ኮከቦች መረጃ በጣም ነው የምሰበስበው። ያው ተፈጥሮን ማድነቅ በጣም የሚያስደስተኝ ነገር ነው። እና ብዙ ጊዜ ማታ ማታ ወደ ኮከቦች በማየት በዛው ሰዓት ላይ ኢንተርኔት ላይ ስለ አንዳንድ ኮከቦች የተለየ ባህሪያት ከምድር ያላቸው ርቀት ምን ያህል የብርሃን አመት ላይ እንደሚገኙ ያሉትን መረጃዎች በጣም በጣም ነው ኢንተርኔት ላይ የምፈልገው። እና ያ ያ ነገር በኮከቦች ላይ ፍላጎት እንዲኖረኝ ስላደረገ በሚመሽበት ጊዜ ወደ ውጪ በመውጣት ኮከቦችን በጣም እመለከታለሁ እና ማየትም ያስደሰተኛ

ያው የሙዚቃ መሳሪያ መጫወት ትችላለህ ይላል ጥያቄው? እኔ የሙዚቃ መሳሪያ መጫወት አልችልም። የትኛውንም ሙዝቃ መሳሪያ ተጫውቼም አላውቅም አልለመድኩም። ያው የተለያየ የሙዚቃ መሳሪያ ማሰልጠኛ ቤቶች አሉ። በክፍያ ማንም ፍላጎት ያለው ሰው ሄዶ እዛ ላይ መሰልጠንና የሚፈልገውን ሙዚቃ መሳሪያ መጫወት መማር ይችላል። እኔ ግን በሙዚቃ መሳሪያዎች ላይ ብዙም ፍላጎት ስለሌለኝ ለመልመድም ለመማርም ምንም አይነት ዝንባሌ የለኝም። እና የሙዚቃ መሳሪያዎች መጫወት አልችልም ስላልለመድኩኝ

ጥያቄው ዳቦ ማብሰል ትችላለህ ይላል? ዳቦ ማብሰል ሳይሆን ያው ማብሰል የሚባለው ብዙ ጊዜ ለምግቦች ነው። ይሄ ዳቦ መጋገር ነው የሚባለው። በእኛ በኢትዮጵያ ዳቦ መጋገር ትችላለህ ነው የሚባለው እንጀራም መጋገር ትችላለህ ነው የሚባለው። እና ዳቦ መጋገር እኔ እችላለሁ በጣም የሚያስደስተኝ ነገር ነው። ብዙም ጊዜ ዳቦ ጋግሬ አቃለሁ። ዳቦ መጀመሪያ ላይ ያው በዱቄት የምንፈልገው ዱቄትን መጠን ያህል በመውሰድ እሱን ከውሃ ጋር በማቡካት እና የቦካው ሊጥ ላይ የኩፍ እንዲል የሚያደርገው ወይም እርሾ የምንለውን በመጨመር ከተወሰነ ደቂቃ በኋላ ኩፍ ሲል መጋገር ነው። እና ያው እንደዛ ጋግሬ አቃለሁ ዳቦ መጋገር በጣም የምወደውና የሚያስደስተኝ ነገር ስለሆነ ዳቦ መጋገር እኔ እችላለሁ።

"አስተያየት መቀበል ትወዳለህ?" ይላል ጥያቄው። አስተያየት መቀበል እኔ በጣም ነው የምወደው። ያው ምክንያቱም አስተያየት በምንቀበልበት ጊዜ ያሉብንን ደካማ ጎኖች የሰራናቸውን ስህተቶች የተለያዩ የተፈጠሩ ችግሮች ቢኖሩ እነሱን እንድናርምና እንድንሻሻል ያደርገናል፤ እና አስተያየት መቀበል አንድ የሰለጠነ ሰው መገለጫ ነው። ያው አስተያየት የማይቀበል ሰው ግትር ነው። ሁሉንም ነገር እኔ አውቃለሁ ነው የሚለው። ያ ሰው ደግሞ በህይወቱ እንደፈለገው ውጤታማና ምርታማ ሊሆን አይችልም። አስተያየት ተቀብሎ ግን ያሉትን ደካማ ጎኖች ቢያሻሽል የሚፈልገውን ማድረግ የሚፈልገውን ነገር ከሌላ ሰው ከእሱ በ ከተሻለ ሰው ቢማር ውጤታማ መሆን ስለሚችል አስተያየት መቀበል ግዴታ ነገር ነው፤ እና እኔም አስተያየት መቀበል በጣም ነው የምፈልገው የምወደው። ምክንያቱም ያላወቅኳቸውን አዳዲስ ነገሮች ከሰዎች እማራለሁ፣ ስህተቶች ካሉብኝ እኔ ያላየኋቸውን ስህተቶች ሰዎች ስለሚነግሩኝ እነሱን ነገሮች ማስተካከል እችላለሁ። እና አስተያየት መቀበል ትልቅነት ስለሆነ እኔ አስተያየት በጣም ነው የምቀበለው።

ጠዋት ምን ትበላለህ ወይም ምን ትመገባለህ ነው የሚለው? አያው እኔ ጠዋት ጠዋት ላይ የምመገበው ዳቦ ነው። ዳቦ በሻይ ነው የአብዛኛው ኢትዮጵያውያን ምግብ ጠዋት ጠዋት ላይ። እንጀራ ፍርፍር ወይም እንቁላል በዳቦ ወይ ደግሞ ዳቦ በሻይ ሊሆን ይችላል። እና እኔ ዳቦ ነው በሻይ የምመገበው ግን ዳቦ ላይ የማር ማርና የለውዝ ቅቤ የፒነት በተለይ የሚባለውን ተጠቅሜ ነው አብሬ ቁርሴን የምበላው። እና ከዳቦ ጋር አብሮ የለውዝ ቅቤና ማርን አድርጌ ብዙ ጊዜ ቁርስ የምመገበው የማዘወትረው ነው። እና አልፎ አልፎ ደግሞ እንቁላል ፍርፍር ወይም ደግሞ የእንጀራ ፍርፍር እመገባለሁ። ቁርስ ላይ ግን በብዛት የምመገበው ዳቦ በማርና በኦቾሎኒ ቅቤ በሻይ ነው የምመገበው

ጨረቃ ብርሃን ትወዳለህ ይላል? ጥያቄው እኔ የጨረቃ ብርሃን በጣም በጣም ነው የምወደው። ምክንያቱም አንደኛ ጨረቃ ሁል ጊዜ ማታ ማታ አናያትም። ጨረቃ የሚወጣበት ወቅት አለ። እና የጨረቃ ብርሃንን እንደ ፀሀይ ብርሃን ሁል ጊዜ የማላገኘው ብርሃን ስለሆነ ጨረቃ በወጣች ሰዓት ወጥቼ ብዙ ሰዓት ጨረቃዋን አያለሁ። እና በጨረቃ ብርሃን ደግሞ መቀመጥ በጣም ነው የምወደው። በር ላይ ሲመሽ። እና የጨረቃ ብርሃን በጣም ያስደስተኛል። አንደኛ ያ ጨረቃ ሁሌ የማናያት ነገር ናት። እና የአፈጣጠሯም ያላት ከምድር ያላት ርቀት። ምድርን እንዴት እንደምትሽከር እንደምትሽከረከር ከፀሀይ ብርሃን ሰብስባ እንዴት ሲመሽ ወደ ምድር እንደምታበራ ያላት ነገር ስለሚገርመኝ። ጨረቃን በጣም ነው የምወደው የጨረቃን ብርሃን በጣም ይመቸኛል።

ጥያቄው ሻማ ማብራት ትወዳለህ ይላል? ሻማ ማብራት ያው ማለት የሚወደድ ነገር የሚሆነው ያው ከፍቅረኛ ወይም ከቤተሰብ ጋር የራት ፕሮግራም በሚኖርበት ሰዓት። ሻማ ያው የሚያደምቅ ነገር ስለሆነ በዛ ሰዓት ሻማ ልናበራ እንችላለን። ያው ውበት ስለሚሰጠው እና ሌላው ደግሞ በፊት ላይ መብራት በሚጠፋበት ጊዜ እንደዛሬ የተለያዩ ይሄ ቻርጀሮች የመብራት የምንጠቀምባቸው ስላልነበሩ ሻማ ነበር የምናበራው። እና ሻማ መብራት ግዴታ ስለነበረ በሰአቱ ያው መውደድ አይባልም ግዴታ ነው የማብራት ማብራት ስለሲጠፋ የምንጠቀመው ነገር ነው። ያው ሻማ ማብራት ትወዳለህ የሚባለው ያው ጥያቄው ትንሽ እንትን አይሰጥም ትርጉም አይሰጥም። ምክንያቱም ሻማ ማብራት የሚወደድ ነገር አይደለም የሚያዝናና ነገርም አይደለም ግን የፍቅረኛ ፕሮግራም ላይ የቫለንታይን ዴይስ ሌይ ያን ልንጠቀም እንችላለን አልፎ አልፎ እና በዛ ሰዓት ላይ ሻማ ማብራትን ወይም መለኮስን ልንወድ እንችላለን። ግን በቀን ተቀን ህይወታችን ላይ ሻማ ማብራት የሚወድድ ነገር አይደለም። ማለት ሻማ ብዙ ጊዜ አንጠቀምም አሁን ላይ መብራት ካልጠፋ በስተቀር እና አልፎ አልፎ የተለያዩ ሻማዎችን ይሄ በቀለም ያሸበረቁ ለልደት ለሰርግ ለተለያዩ ዝግጅቶች ላይ ሲሆን ልንጠቀም እንችላለን። እና በዛ ሰዓት ያው ሻማ ማብራት ግዴታ ነው ግን የሻማ ግዴታ ነው እንጂ የሚወደድ ነገር አይደለም።

በልጅነት የምትወደው ጨዋታ ምን ነበር? ይላል ጥያቄው እኔ ልጅ እያለሁ የምጫወተው ጨዋታ ኳስ ነው። ኳስ በጣም በጣም በጣም የምወደው የልጅነት ጨዋታዬ ነው። እና ከኳስ ሌላ ደግሞ ይሄ አባሮሽ የምንለው ጨዋታ አለ። እና አባሮሽ ማለት አንድ ሰው ጓደኞቹ ጋር አብሮ ሲጫወት ወይም ደግሞ ልክ አለ አይደለ አንዱን ጓደኛቸውን ሩጥ ይሉታል። ከዛ ያን ሩጥ የሚሉት ጓደኛ ግን መጀመሪያ የሚመረጠው በእጣ ነው። ስለዚህ የመጀመሪያ እጣውን ያሸነፈ ሰው ጨዋታውን ይጀምራል። ለዛ ያኛውን ሩጥ ይሉትና ጓደኞቹ አምስትም ስድስትም አስርም ሊሆኑ ይችላሉ ብቻ ከሁለት በላይ ሊሆኑ ይችላሉ እነሱ ሮጠው ያን ጓደኛቸውን ይነኩታል። እና እሱ ደግሞ መሮጥ ነው ከእነሱ ማምለጥ ነው በእነሱ ላለመነካት ከዛ ያ የተነካው የነካው ጓደኛውን ሮጦ ከሁሉም ቀድሞ የነካው ልጅ ደግሞ ጨዋታውን አሸናፊ ስለሆነ ተረኞቹ ደግሞ እሱን ያባሩታል። እሱን ለመንካት ከዛ የነካው ሰው ደግሞ እንደገና በሌሎች ሰዎች ይባረራል። እና አባሮሽ የሚባለው ጨዋታ እኔ በልጅነት ከኳስ ቀጥሎ በጣም የምወደው እና የሚያዝናናኝ ጨዋታ ነው።

ጥያቄው በሰአት የምትደርስ ሰው ነህ ወይ? ይላል ወይም ደግሞ በእኛ ቀጠሮ አክባሪነህ? ለማለት ነው ጥያቄው። አዎ እኔ በሰአት የሆነ ቦታ ላይ ከተቀጣጠርኩ በሰአቴ አይደለም ከሰአቴ ቀደም ብዬ የምገኝ ሰው ነኝ። ምክንያቱም ሰዓት ማክበር ስርዓት ከሞፍኑም በላይ የትልቅነት ማሳያ ነው። እና በሰለጠነው አለም ላይ በአውሮፓ፣ በአሜሪካ ላይ አንድ ደቂቃ አንድ ሰከንድ ዋጋ ስላላት ብዙ ሰዎች በተቀጠሩበት ወይም በተቀጣጠሩበት ቦታ ላይ በሰአቱ የመገኘት ልማድ አላቸው። እና እኔም ከሰው ጋር የሆነ ቦታ ላይ ከተቀጣጠርኩኝ። በፍጥነት እዛ ቦታ ላይ ለመድረስ ነው የምሞክረው በተቻለኝ መጠን ሰአቴን ጠብቄ ወይም ደግሞ ከሰአቱ የተወሰነ ቀደም ብዬ እገኛለሁ። እንጂ በምንም በምንም ተአምር አርፍጄ የምመጣ ሰው አይደለሁም ወይም ደግሞ ያን ሰው ከመጣ በኋላ ያን ሰው የማስጠብቅ ሰው አይደለሁም። እና በቀጠሮ ቦታ ላይ በሰአቴ የምገኝ ሰዓት ጠባቂ ሰው ነኝ።

ቤትክ ስራ ምን ያህል ይርቃል ይላል? ያው ለማለት የፈለገው አንተ የምትሰራው የስራ ቦታ አሁን ከምትኖርበት ቤት። ምን ያህል ትጓዛለህ ምን ያህል ነው ርቀቱ ነው? አሁን እኔ የምሰራበት ቦታ ከእኔ ቤት። አንድ ባጃጅ ነው። እኛ በብዛት እምንጠቀመው ባጃጅ ነው። እና በአንድ ባጃጅ ነው የሚኬደው። እና ወደ ሁለት ነጥብ አምስት ኪሎ ሜትር። ርዝማኔ አለው። እና በአንድ ባጃጅ የአንድ ባጃጅ ርቀት ነው። የኔ ስራ ቦታዬ አሁን ከቤቴ

የምትወደው ሬስቶራንት የት ነው ይላል? ለማለት የፈለገው ያው ጥያቄው እኔ እንደተገባኝ አንተ የምትወደው ሬስቶራንት ምን ይባላል? የሬስቶራንቱን ስም ነው። እኔ የምወደው ሬስቶራንት አብዝቼ የምጠቀመው። ኦፕን ኦፕን ካፌ ይባላል። እና እዛ ኦፕን ካፌ ከእኔ ከምኖርበት ቤት የአንድ ባጃጅ ርቀት ያህል ነው። ብዙ ብዙ በጣም ብዙ የውጭ ሀገር እና የሀገር ውስጥ ምግቦች አሉት። ፈጣን ምግቦች ቁርሶች የተለያዩ የ የተለያዩ የዝግጅት ምግቦች ስላሉት። በጣም የምወደው ምግብ ቤት ነው። ሬስቶራንት ነው እና ኦፕን ካፌ ይባላል።

ምን አይነት ጫማ ትወዳለህ? ይላል ጥያቄው እኔ የምወደው ጫማ ብዙ ጊዜ የናይክ ናይክ ምርቶች ነው የምትጠቀመው ናይክ ምርቶች በቡትስ ወይም ደግሞ በእኛ ከፍ ያለ ማለት ነው። እስከ ቁርጭምጭሚት የሚደርስ በቡትስ መልክ ያሉ ጫማዎችን በጣም ነው የምወደው። በተለይ የናይክ ምርት ሲሆኑ እንደ ናይክ ኤር ፎርስ እንደ ጆርዳን ያሉ ጫማዎችን በጣም ነው የምወደው። ከፍታ ያላቸው እና ቆዳ ጫማ ብዙ ጊዜ አልወድም አልጠቀመም። እና እንደዚህ ቡትስ የሆኑ የናይክ ምርቶችን በጣም ነው የምወደው የምጠቀመው።

ሽቶ ትጠቀማለህ ይላል ጥያቄው? እኔ ሽቶ የምጠቀም አይነት ሰው አይደለሁም ማለት ሽቶ አልወድም። እና የራሴም ሽቶ የለኝም። ደስ አይለኝም ሽቶ ብዙ ጊዜ እንትን ማለት መጠቀም። እና የምጠቀመው ሽቶ እኔ የለኝም ሽቶም ገዝቼ አላውቅም እስከዛሬ። አ የሆነ ጊዜ ተቀብቼ አውቃለሁ ሽቶ። ግን እንደዚህ ስወጣ ሽቶ ተቀብቼ የምወጣ አይነት ሰው አይደለሁም። አንዳንድ ሰዎች አሉ ራሳቸውን በጣም በጣም ሚንከባከቡ እና ሰዎች ማከል ሲገቡ የተለየ ሽታ ለመፍጠር ሽቶ ተቀብተው የሚሄዱ ሰዎች አሉ። እኔ እንደዛ አይደለሁም።

ጉዳይ ይላል ጥያቄው አሁን ማር በጣም ነው የምወደው። ብዙ ጊዜም ጠዋት ጠዋት ከምመገባቸው ምግቦች ዋነኛው ማር ነው። በዳቦ ማርና የለውዝ ቅቤ ነው ቁርሴን የምበላው። እና በጣም ነው ማር የምወደው እና ያስደስተኛል ማር። እና ከዚህ በተጨማሪ ለብርዝ ማርን ስለምንጠቀመው በእኛ ሀገር። ማርን በጣም አብዝቼ የምጠቀመው ነገር ነው።

ጥያቄው የህዝብ ማመላለሻ ትጠቀማለህ ይላል በማለት ያው መደበኛ የሆነ ታክሲ ወይም ደግሞ ባስ ተጠቅመነው የምትሄደው ነው ወይ? የሚለው ያው አዎ እንደ ማንኛውም ሰው የህዝብ መመላለሻ እጠቀማለሁ በታክሲ ወይም በባስ ነው የምጓጓዘው የራሴ የሆነ መኪና ስለሌለኝ በህዝብ ትራንስፖርት ነው የምጠቀመው

አይነት ሙዚቃ ትወዳለህ ይላል ጥያቄው ያው ብዙ ሰዎች ሙዚቃ ይወዳሉ። እኔ ግን ያው እንደዚህ ይሄ ዘፈን አለማዊ የሆኑ ነገሮችን አልወድም። ምክንያቱም ይሄ ሃይማኖቴ ስለማይፈቅድልኝ የምወደው መዝሙር ማዳመጥ ነው። እና ዘፈን አልወድም ሙዚቃ አላዳምጥም። ምክንያቱም በሃይማኖቴ ምክንያት ዘፈን አልሰማም ያው ኃጢአት ነው ብዬ ስለማስብ። እና መዝሙሮችን ነው የማዳምጠው መንፈሳዊ መዝሙሮችን።

ስራ ላይ ችግሮችን ትፈታለህ ይላል? ጥያቄው አዎ ስራ ላይ ችግር ሊከሰት ይችላል። ያው የሚሰራ ሰው የሆነ ነገር ሊያጋጥመው ይችላል። እና ያው ችግሮች በሚከሰቱ ጊዜ ያው በእኔ አቅም የሚፈቱ ከሆነ የሚቻለኝን አደርጋለሁ። ካልሆነ ግን ያው ለሚመለከተው ለበላይ አካል አሳውቄ በእነሱ የሚፈታበትን መንገድ አብረን እንፈልጋለን። ግን ያው በራሴ አቅም የሚቻሉ ከሆኑ ለምንም ብዬ በራሴ ለመወጣት እሞክራለሁ። ከአቅሜ በላይ ከሆነ የሌላ ሰው እርዳታ የሚያስፈልገኝ ከሆነ። ለሌላ ለሚመለከተው አካል እርዳታ እንዲያደርግ ጥያቄ አቀርባለሁ። አዎ ችግሮችን ያው በራሴ ወይም ካልቻልኩ ደግሞ በሚመለከተው አካል እንዲፈታ አደርጋለሁ።

ጥያቄው ገንፎ ትባላለህ ይላል? ያው ገንፉ በዋነኛነት ያው አንድ ሴት ልጅ በምትወልድበት ጊዜ የሚቀርብ ምግብ ነው። ያው ባህላዊ ምግብ ነው ያው እኔ ገንፎ ብዙም እንትን አድናቂ ወይም የገንፎ ወዳጅ አይደለሁም። እና ገንፎ ብዙ ጊዜ እኔ አልበላም አልወድም። ግን ያው ብዙ ሰዎች ገንፎን አራስ ቤት የወለደችን ሴት ለመጠየቅ በሚሄዱበት ጊዜ የወለደችው ሴት ቤተሰቦች ተዘጋጅቶ ለሚመጡ እንግዶች የሚቀርብ ምግብ ነው። እና በሰርግ ላይም አንዳንዴ ገንፎ ይቀርባል እና ያው በብዙ ሰዎች ዘንድ ተወዳጅ ምግብ ነው። በተለይ በቅቤ የሚሰራ ገንፎ ከሆነ ደግሞ በጣም ነው ብዙ ሰው የሚወደው። እኔ ግን ገንፎ አልወድም ለዛ አልበላም።

ስልክህን ምን ያህል ጊዜ ታሞራለህ ይላል ጥያቄው። ያው ለማለት የፈለገው ምን ያህል ጊዜ ስልክህን ቻርጅ ታደርጋለህ ነው ወይስ ምን ያህል ጊዜ ስልክህን ካርድ ትሞላለህ ነው? የሚለው ያው ሁለቱንም እመልሳለሁ ጥያቄው ትንሽ ግልጽ ስላልሆነ ነው። ሊሆን የሚችለው ምን ያህል ጊዜ ስልክን ካርድ ትሞላለህ ወይም ደግሞ ምን ያህል ጊዜ ስልክን ቻርጅ ታደርገዋለህ? ያው ስልኬን በየማታው ሁሌ ሰክቼ ነው የማሳድረው ቻርጅ ሁሌ ማታ ማታ አደርገዋለሁ። ምክንያቱም ቀን ውስጥ በቀን በጣም ስለምትጠቀምበት። ማታ ስተኛ ሰክቼው ያው ሰባት ሰዓትም ስምንት ሰዓትም የሚሆን ጊዜ ቻርጅ ያደርግልኝና ጠዋት ስነሳ መቶ ሆኖ ይጠብቀኛል። ቻርጅ እንትን የካርድ ደግሞ ስልኬ ላይ የምሞለው። በዋነኛነት ኢንተርኔት ለመጠቀም እና ለድምጽ ጥቅል ለመግዛት ነው። እና በሳምንት በሳምንት የሃምሳ ብር ካርድ እሞላለሁ ስልኬ ላይ ለድምጽ ጥቅል ማለት ነው። ድምጽ ጥቅል ለመጠቀም ለኢንተርኔት ደግሞ በወር አንዴ እሞላለሁ። አንድ ሺህ አምስት መቶ ብር እሞላለሁ ለኢንተርኔት በወር አንድ ሺህ አምስት መቶ እሞላለሁ። ለድምጽ ደግሞ በየሳምንቱ ሃምሳ ሃምሳ ብር ሞላለሁ።

የቀን መቁጠሪያ ትጠቀማለህ ይላል ያው ካላንደር ትጠቀማለህ ለማለት ነው? አዎ የቀን መቅጠሪያ በጣም በሚገባ እጠቀማለሁ ምክንያቱም የምሰራው ስራ የሂሳብ ስራ ስለሆነ ወጪና ገቢዎችን የማየው። በቀን መቁጠሪያ ስለሆነ ቀን መቁጠሪያ በደንብ ነው። እምጠቀመው ያው እምጠቀመውም በስልኬ ላይ መተግበሪያ አስጭኜ ስለሆነ የውጭ ሀገሩንም የሀገር ውስጥንም። የቀንም እና የሰዓት አቆጣጠር በሚገባ እጠቀማለሁ ስልኬ ላይ አለኝ የቀን መቅጠሪያ። መተግበሪያ

ጾም ትጾማለህ? ይላል ጥያቄው ጾም እኔ ብዙ ጊዜ ጾሜ አላውቅም። ያው በተለምዶ በእኛ ሀገር ብዙ ሰዎች ጾምን ይጾማሉ በተለይ በኦርቶዶክስ እምነት ተከታዩ ዘንድ ጾም በጣም አስፈላጊና መሰረታዊ ነገር ነው። ለአንድ አማኝ ክርስቲያን እና ያው የሚጾምባቸው ቀናቶች አሉ። መደበኛ ቀናቶች በሳምንት ውስጥ ሮብና አርብ ያው የጾም ቀናት የጾም ቀናቶች ስለሆኑ በዛ ቀን ብዙ ሰዎች ቀኑን ሙሉ ይጾማሉ። የማይችሉ ደግሞ እስከ ስድስት ወይም እስከ ዘጠኝ ሊጾሙ ይችላሉ። እና ያው ስጋም የዛን ቀን ላይ አይበላም። በዋናኛነት ግን እህል እህል የሚባል ነገር በአፋቸው አይዞርም። እና እኔ ጾም ጾሜ አላውቅም እና እኔ አልጾምም

አካባቢ ገበያ እንዴት? ነው ይላል ያው የኛ አካባቢ ገበያ እኔ ያለሁበት በዋነኛነት የገበያ ቀን የሚባለው ቅዳሜ ቅዳሜ ነው። እና ቅዳሜ ቅዳሜ ላይ በጣም ከፍተኛ የሆነ ግብይት አለ። ብዙ ሰዎችም ከተለያየ ቦታ ምርቶቻቸውን አምጥተው የሚሸጡት ቅዳሜ ነው። ለግብይት የሚመጡ ሰዎች የሚጠቀሙት ቅዳሜ ነው። እና ቅዳሜ እለት በጣም ከፍተኛ የሆነ ግብይት ስላለ በእኛ አካባቢ ቅዳሜ የገበያ ቀን ነው። እና በጣም የደራ ገበያ አለ በቅዳሜ።

ቤት የምትወደው ትምህርት ምን ነበር ይላል? ጥያቄው እኔ ተማሪ ሳለሁ በጣም አብዝቼ የምወደው ትምህርት ኬሚስትሪ ነበረ። እና በጣም ጥሩ ውጤት የማስመዘግበውም በኬሚስትሪ ትምህርት ነው። እና ትምህርቱን በጣም ነው የሚገባኝ። እና በጣም ለሱ ትምህርት ያለኝ ከፍተኛ ፍቅር ነው። እስከዛሬ ድረስ ያስተማሩኝን የኬሚስትሪ መምህሮች አልረሳቸውም። እና የኬሚስትሪ ትምህርት በጣም በትምህርት ጊዜ አብዝቼ የምወደው እና ባል አለቀ እያልኩኝ ነበረ ሰአቱን ራሱ የምከታተለው የእሱ ትምህርት ክፍለ ጊዜ በጀመረ ሰዓት አስተማሪ ገብቶ ሲያስተምር። በቃ እሱ ትምህርት ባላለቀ ነው እምለው እና ወዲያው ነው እሚያልቅብኝ። ይቺ አርባ ደቂቃዋ አራት አራት ደቂቃ ነው እምትሆንብኝ ወዲያው ያልቅብኛል። እና በጣም እምወደው ትምህርት ነበረ።

ብዙ ስራዎችን ታስተናግዳለህ ይላል። ያው በአንድ ጊዜ ብዙ ስራዎችን ማስተናገድ ለኔ ቹም ምቾት የሚሰጠኝ ነገር አይደለም። ምክንያቱም አንዱን ስራ በስነስርዓት ሰርቼ ሀሳቤም ሳይበታተን በትዕግሥት እዛ ስራ ላይ ጊዜ ሰጥቼ ስሰራ ነው ውጤታማ የምሆነው። እና በአንድ ጊዜ ብዙ ስራዎችን አላስተናግድም ተራ በተራ ነው ስራዎችን የማስተናግደው አንዱን ውጤታማ ከሆንኩ በኋላ ነው። ሌላኛውን እ የምቀጥለው ሀሳቤም አይበታተንም ተራ በተራ የምሰራ ከሆነ እና ስራዎቹንም በተሻለ ጥራትና ፍጥነት መስራት እችላለሁ። እና ያው ስራዎችን በአንድ ጊዜ አላስተናግድም ተራ በተራ ነው የማስተናግደው።

የት ታስቀምጣለህ ይላል ጥያቄው? ያው ሶፍት ፎቶዎቼን የማስቀምጠው በሶፍት ኮፒ ወይም ደግሞ ያው ስልኬ ውስጥ ነው የማስቀምጣቸው። በየተወሰኑት አሳጥቤ በአልበም ያስቀመጥኳቸው አሉ በ ሃርድ ኮፒ። ግን ብዙዎቹ የሚገኙት በስልኬ ውስጥ ነው። በሶፍት ኮፒ መልክ አስቀምጫቸው።

በቂው የምትወደው ሽታ ምንድነው? ይላል ያው ብዙ የምወዳቸው ሽታዎች አሉ። ግን በጣም ከሁሉም በላይ የምወደው ሽታ የሎሚ ሽታ በቃ ደስ ይለኛል። አንደኛ በቃ የሆነ የሚለቅብኝ የሆነ ስሜት አለ። እና የሎሚ ሽታ በጣም ነው የምወደው። የብርቱካን ሽታም ደስ ይለኛል የማስቲካ ሽታ የባናና የሚባለው ማስቲካ። እሱ የሙዝ ቃና ስላለው የሱ ሽታ በጣም ደስ ይለኛል። ግን ከሁሉም ሽታ አብልጬ የምወደው የሎሚ ሽታ በጣም ነው እምወደው። ደስ ይለኛል።

ኮምፒውተር መጠቀም ትችላለህ ይላል ጥያቄው አዎ ኮምፒውተር በሚገባ መጠቀም እችላለሁ አብዛኛውን ስራዎችም የምሰራው አሁን በኮምፒውተር ላይ ስለሆነ ኮምፒውተር ቀን በቀን የምጠቀምበት መሳሪያዬ ነው። እና ያው ኮምፒውተር መጠቀም እችላለሁ ከኤክሴል ማክሮሶፍት ኤክሴል ወርድ ፓወር ፖይንት እነዚህ በዋነኛነት የምትጠቀማቸው ናቸው እና በዋነኛነት ሌላ ኢንተርኔት ስለመጠቀም ክሮም ላይ ኮምፒውተር በሚገባ ነው መጠቀም እችላለሁ።

የምትወደው ምግብ ምንድነው? ይላል ያው የምትወደው ምግብ ምንድነው? ለማለት ነው። ያው በዋናኛነት እኔ የምወደው ምግብ ስጋ ወጥ ነው። ከስጋ ወጥ በመቀጠል ምስር ወጥ እና ድንች ወጥ በጣም የምወደው ምግብ ነው። እና ያው በዋናኛነት በእኛ በኢትዮጵያ በጣም ተወዳጅ ምግብ ወጥ ነው። ብዙ ሰው ዶሮ ወጥ ይላል። ወይ ስጋ ወጥ ይላል። እና እኔም ያው እንደ ብዙ ሰዎች ስጋ ወጥ በጣም የምወደው ምግብ ነው።

በምን ሰዓት ትተኛለህ? ይላል ያው ጥያቄው ስንት ሰዓት ትተኛለህ? ነው ያው እኔ ከመሸ በኋላ በብዛት የምተኛው አራት ሰዓት ላይ ነው። ማታ አራት ሰዓት ላይ ተኝቼ ጠዋት አስራ ሁለት ሰዓት ላይ እነሳለሁ ሻርፕ አስራ ሁለት ሰዓት ላይ እና አራት ሰዓት ነው ማታ ምተኛው

መዘመር ትወዳለህ ይላል? መዘመር ባልውድም አልጠላም ግን ያው በጣም የምወደው መዝሙሮችን ማዳመጥ ነው ከመዘመር በላይ ማዳመጥ በጣም እወዳለሁ። ምክንያቱም አንደኛ እኔ መዝሙር ብዙም ድምፄ እስከዚህም ነው። የመዘመር እንትንም የለኝም። ለዛ መዝሙር መስማት ነው። እንጂ እኔ የመዘመር እንተን አልልም አልወድም።

ወይስ በእርሳስ ትጽፋለህ ይላል? በዋናኛነት እኔ የምጠቀመው ብእር ነው ወይም ደግሞ እኛ እስኪብርቶ እንለዋለን። እና በብእር ወይም በእስኪብርቶ ብዙ ጊዜ እጽፋለሁ። ያው እርሳስ ብዙ ጊዜ ያው ፈተናዎች ላይ አጥፍቶ መልሶ ለማጥፋት ስለሚሆን እርሳስ ለመሳል የተለያዩ ፈተናዎች ላይ ሰዎች ሲቀመጡ በእርሳስ ይጠቀማሉ። እና ነው ያው ከፍ ስንል ስናድግ እርሳስ መጠቀም ብዙም እንትን አይደለም። አሁን ላይ በቀን በቀን ህይወታችን ላይ የምንጠቀመው ብእር ወይም እስኪብርቶ ነው። እና እኔም በብእር ነው የምጽፈው።

ምን ያህል ጊዜ መጽሐፍ ታነባለህ ይላል? መጽሐፍ ማንበብ እኔ አሁን ላይ የማዘወትረው ነገር አይደለም በፊት ላይ በተደጋጋሚ ብዙ መጽሐፎችን አነብ ነበር። እና በተለይ ይሄ ክረምት የእረፍት ጊዜ ሲመጣ ብዙ መጽሐፎችን ማነብበት ጊዜ ነበር። አሁን ላይ ግን መጽሐፍ እውነቱን ለመናገር አላነብም።

ይሰማ ምን ታደርጋለህ ይላል? ጭንቀት ሲሰማኝ እኔ ብዙ ጊዜ የማደርገው ነገር። በዋነኛነት ይኸው ጸሎት ነው። ሲጨንቀኝ ያው እጸልያለሁ። ከዛም ከፍ ካለ ደግሞ ብዙ ጊዜ እተኛለሁ። እና ያው መጸለይና መተኛት ነው። እኔ ብዙ ጊዜ በጭንቀት ሰዓት የማደርገው

ምግባር ታከብራለህ ይላል ያው የስራ ስነ ምግባር ትከተላለህ ለማለት ነው ጥያቄው? አዎ በሚገባ የስራ ምግባር አከብራለሁ። ምክንያቱም አንድ ሰራተኛ በስራው ውጤታማ መሆን ከፈለገ መጀመሪያ ማድረግ ያለበት የስራውን ደንብና ሁኔታ ተርድቶ እሱን ማክበር ነው።